ጥሩ ነው በድ ከድሮ ጀምሮ የኖርኩበት ህይወትን ብናይ የኖርኩት ጠበብ ባለ ሰፈር ነው። ማለት ብዙ የተጨናነቀ ነገር ነው ኖርማል ብዙ ጊዜ የሚሆነው ነገር። ትንሽ ጭንቀት አለ ማለት ሰፈሩ ያለሁበት ቦታ ላይክ ምንድነው? ይሄ የሚባለው በጣም የተጨናነቀ አይነት ነገር ነው። እና እዛ ውስጥ ብዙ ሰዎች ይኖራሉ እዛ ውስጥ ብዙ አስተዳደግ አለ ብዙ ቤተሰብ አለ ቤተሰቡ ያለበት ላይፍ የህይወት አመራር ዘርይቤ አለ ብዙ ነገር አለ። በቃ ልክ እንደዛ ሆኖ ባለው

ልብስ በእጅ ታጥባለህ? አዎ አጥባለሁ አንዳንዴ አጥባለሁ ቀለል ያሉ ልብሶች ምናምን አጥባለሁ አንዳንዴም ደግሞ ለሰው አሳጥባለሁ። እና ብልሽ ማጠብ የሚያስደስተው ሰው አለ የሚያስደስተው ሰው አለ። እኔ ደግሞ ራሳችን ብናጡ ንጽህናችን ብንጠብቅ ጥሩ ነው። ምክንያቱም የተሻለ ሰው ልብሳችንን ያን ስለሚገልጽ ነው ማለት ነው። እና ልብስ አጥባለሁ ማለት ነው። በጅ አመሰግናለሁ ስለ ይሄን ሀሳብ በመስጠቴ እሺ

የምትወደው ሬስቶራንት የት ነው? እኔ የምወደው ሬስቶራንት ኢትዮጵያ ውስጥ እንደመኖሬ በጣም ደስ የሚል ባህርዳር መናፈሻ አለ ማንጎ መናፈሻ አለ ጣይቱ መናፈሻ አለ እና የምወደው ምክንያት አንደኛ የአስተናጋጆቹ አትትናቸው አነጋገራቸው በጣም በጣም ደስ ስለሚለኝ ነው እነሱን እንትን እላቸዋለሁ ማለት ነው እና እሱን እንደወደው ምክንያት ሆኖኛል ማለት ነው የምወደው ምግብ ደግሞ ደሮ እወዳለሁ የፍየል ስጋ ምናምን እና ደግሞ የሚጠጣ አለ እና ሬስቶራንቱ ቦታው አየሩ ይወስነዋል ማለት ነው እንድንወደው እኛ እንድንወደው የሚያደርገን የቦታው አቀማመጥ ጸጥተው አስተናጋጆቹና ደግሞ የሚሰሩት ምግብ ጣፋጭነት ምናምን እኛን ይስበናል ማለት ነው እና የምወደው የምትወደው ሬስቶራንት እንዴት ነው የሚለው በሀር ዳር ሞር ብሉ ላይት ሆቴል ይመቸኛል ማለት ነው አመሰግናለሁ።

የ በየትኛው መተግበሪያ መልእክት ትልካለህ? እኔ መተግበሪያ ብዙ መተግበሪዎች አሉ መልእክት መላላኪያዎች ለምሳሌ ቴሌግራም አለ ሜሴንጀር አለ። ፕላስ አለ እንደገና ደግሞ ማህበራዊ እንትኖች አሉ ለምሳሌ ፌስቡክ። ኢንስታግራም ዩቲዩብ ምናምን አለ ግን እኔም ሞር መልእክት የምላላከው በቴሌግራም ነው ማለት ነው። ቴሌግራም ደስ ይለኛል አጠቃቀም ስለሚመቸኝ አንደኛ ብዙም ኢንተርኔት አይፈጂም ሁለተኛ ደግሞ ብዙ ኮሚኒቲ አለበት። እንደገና ደግሞ ከሌሎች የተሻለ ቀላል ነው ሆን ተብሎ ለመልእክት መላላኪያ የተሰራ መተግበሪያም ስለሆነ ማነው እና እሱም ይመቸኛል። ደስ ይለኛል ማለት ነው እና እሱን እጠቀማለሁ ማለት ነው። አመሰግናለሁ።

በእጅ መጻፍ ትወዳለህ? አዎ በእጅ መጻፍ እወዳለሁ ደስ ይለኛል በእጅ ስጽፍ ምናምን እንደውም እኔ በግራኝ በግራ እጄ እጽፋለሁ እንደገና በቀኝ እጄ እጽፋለሁ ግን በእጅ መጻፍ ያስደስታል። እንደገና የሆነ ደስ ይላል አሁን ኦሬዲ አሁን ኮምፒውተር መጥቷን ማሽኖች መጥቷን በኮምፒውተር ነው በአብዛኛው የምጽፈው ግን በእጅ ስትፅፈው የተለየ ስሜት አለው ማለት ነው። ያስደስትሃል ብእሩን ስትዘው በእጅ የሚሰጥህ ቀለሙን ስታቀልመው የሆነ ደስ የሚል ስሜት ይሰጣል ማለት ነው። እና በእጄ መጻፍ በጣም ነው የምወደው ማለት ነው። አመሰግናለሁ

ኢንተርኔት አለ ለሚለው ኢንተርኔት አዎ አለኝ ማለት ኢንተርኔት ሞባይል ዳት አለኝ እንደገና ደግሞ ዋይፋይ የሚጠቀምበት አለ ግን ኢንተርኔት አለ ለሚለው ጥያቄ ኢንተርኔት ማለት በተለያዩ ቦታዎች አክሰስ ማድረግ መቻል ነው። ከዚህ ሆነን ሌላ አለም አቀፉን ማህበረሰብ መገናኘት መቻል ነው። ስለዚህ እኔ ኢንተርኔት አለኝ። ኢትዮ ቴሌኮም የሚባል ድርጅት እሱ ከእሱ እንጠቀማለን ማለት ነው። እንደገና ደግሞ በብራችን ገዝተን ዳታ አብርተን እንጠቀማለን ማለት ነው። አመሰግናለሁ

ስጦታ መስጠት ትወዳለህ? ነው የሚለው። ስጦታ መስጠት ደስ ያሰኛ፣ በተለይ ለሴቶች ስጦታ መስጠት ምናምን ሴቶች ቅርብ ስመታቸው። ስለዚህ አንድ ሰው የምትወደው ሲሆን ነው በቃ የምወደድክን፣ ፍቅርን ለመግለጽ ስትፈልግ ነው ስጦታ ገዝተህ የምትሰጠው። ስጦታ በ መቼ መቼ ሊሰጥ ይችላል? በልደቱ፣ ሊመረቅ፣ ሲመረቅ፣ ልጅ ሲወልድ፣ በህይወት ውስጥ ጥሩ ጥሩ ነገሮች ሲያጋጥሙት፤ እነዛን ምክንያት በማድረግ አንተ የእሱን ደስታ ደስታዬ ነው፤ የእሱን ስሜት ስሜቴ ነው ብለህ ታካፍለው ትችላለህ ማለት ነው። ስጦታ ልትሰጠው ትችላለህ ማለት ነው። ለእኛ ስጦታ ምን ሊሆን ይችላል ከትንሽ ስንነሳ ወረቀት ሊሆን ይችላል፣ አመሰግናለሁ የሚል ወረቀት። እንደገና ደግሞ ከትንሹ በቃ፣ እሱ ሊያስደስተው የሚችሉ ነገሮችን እሱን ስለምታውቁ እሱን ልትሰጡ ትችላለህ። ምግብ ሊሆን ይችላል፤ ቆሳቁስ ሊሆን ይችላል፤ የቤት እቃ ሊሆን ይችላል፣ ዲግናር ደግሞ ከፍ ስትል አቅም ሲኖር መኪናም ልትሰጠው ትችላለህ፤ ቤትም ገዝተህ ልትሰጠው ትችላለህ እንደ አቅምህ ማለት ነው። እና እሱን ታመስለት ያስደስታል ደግሞ ኑሮ የምትወዳቸውን ስታስደስታቸው አንተ ነው። እነሱ ሰጠህ ደስ እንዲሰኙ ብዙ ሰው ስጦታ አይሰጠው ደስ ይለዋል። ስለዚህ አንተም ደስ ለማሰኘት፤ ደስ እንዲለው ስለምትወድ አንተም እሱን ብትሰጠው ደስ ይላል ማለት ነው። ለሁለቱም ነው ሶ እርካታው ማነው። እንደግንኙነትን ያጠናከራል፤ ደስታን ይፈጥራል እና ደስ ያሰኛል ማለት ነው። ስለዚህ እኔ ስጦታ መሰጣጣት እወዳለሁ። ቤተሰቦቼም ይሰጡኛል፤ እኔም እሰጣችኋለሁ ደግሞ ደስታን ይፈጥራል። በሁለቱም ወገን ማለት ነው። እና አመሰግናለሁ።

የምትወደው አትክልት ምንድነው? እኔ የምወደው አትክልት ፍራፍሬዎች ይመቹኛል። ሙዝ ለምሳሌ ይመቸኛል። እንደገና ደግሞ ይቺ የሚያምሩ አባ ያላቸው አትክልቶች አሉ በቃ። ደስ የሚሉ ሲታዩ ደስ የሚሉ የሚማርኩ ሀሴትን የሚፈጥሩ ደስታን ሊፈጥሩ ውስጥ ላይ የሚፈጥሩ ሰላምን የሚሰጡ። ስታያቸው ደስታን የቤቱ ውበትን የሚጨምሩ አትክልቶችን እነሱ በጣም ደስ ይሉኛል። ለምሳሌ አሁን ኢትዮጵያ ውስጥ በራሳቸው የሚያድጉ አሉ። ከውጪ የመጡ አሉ። እና በራሳቸው የሚያድጉት 'ሞር' ተፈጥሮአዊ የሆኑት ነገሮች ያስደሱተኛል ማለት ነው። እና ለምሳሌ ለምሳሌ አትክልት ሲባል ብዙ ነው አይደል? ፍራፍሬ የሚሰጥም አትክልት አለ የማይሰጥም አለ ለምሳሌ ሙዝ፣ ብርቱካን ምናምን እንደዚህ ደስ ይሉኛል ማለት ነው።

ሽማግሌዎችን እንዴት ታከብራለህ? ለሚለው ሽማግሌዎችን ለምሳሌ ሲመጡ ከወንበር ተነስተህ፤ እንደገና ተሽከርካሪ ሲሆን ደግሞ አንተ ወንበር ይዘህ ከሆነ መጀመሪያ ላይ እነሱ ሲመጡ ተነስተህ ታከብራለህ ምንገድ ልታሳልፋቸው ትችላለህ አታቋርጣቸውም፤ እንደገና ደግሞ አቅመ ደካማ ከሆኑ እነሱን ታግዛለህ እንደገና ስራ እየሰሩ ከሆነ ታግዛችኋለህ። ደኔ እኔ ልጃችሁ ልገዛችሁ ብለህ ልትታዘዛቸው ትችላለህ፤ እነሱ የሚፈልጉት አይነት ሰው ልትሆን ትችላለህ፤ እንደገና ደግሞ ሲያወሩ ምናምን ጣልቃ አትገባም እነሱ እስከሚያወሩት ትሰማችኋለህ። ሲመክሩ ሲገርም ሲ አንተን ስታጠፋ ሲቆጡ ምናምን ታዳምጣላችሁ፤ ትልቅ ናቸው ሽማግሌዎች ናቸው። ብዙ እድሜ ስላ ካንተ በሌይ ስለሆኑ ማለት ነው። ስለዚህ አከብራቸው በተለያየ መንገድ እናከብራቸዋለን ማለት ነው። እንደገና ደግሞ እንንከባከባቸዋለን መውደድ ትንከባከባቸዋህ። አቅም ሽማግሌዎች በአብዛኛው ራሳቸውን መንከባከብ ስለሚያቅታቸው አንተ ልብሳቸውን በማልበስ፤ ቤተክርስቲያን በመውሰድ በማቁረብ እነሱም በማናፈስ፤ ማታ ማታ ወክ ይዛቸው መንገድ መራመድ ምናምን እንቅስቃሴ አብራቸው መንቀሳቀስ ምናምን በዚህ ማክበር ልታሳያቸው ትችላለህ ማለት ነው።

ከደንበኞች ጋር እንዴት ይሰራልህ ነው የሚለው? ከደንበኞች ጋር ልሰራለህ አዎ እሰራለሁ ደንበኞቼ ጋር ነው የምሰራ። ደንበኛ መጀመሪያ ስራ ስከፍት ማንኛውም ሰው ደንበኛ አይኖረውም። ግን መጀመሪያ የመጡ ሰዎች ደንበኛ ማለት ያንተ ካንተ አንተ ከምትሰራው አገልግሎት የሚፈልጉ ሰዎች ተጠቃሚዎች ሰዎች ናቸው። ደንበኛ የሚባሉ እና እነዛ ደንበኞች ጋር ደንበኛ ታደርጋቸዋለህ መጀመሪያ ሲመጡ እንግዳ ነው የሚሆኑ ግን በአንተ ስራ ደስ ተሰኝተው ነገ ነገም እንዲመጡ ስታደርግ ደስታ ይፈጥራል እና እነሱ ደግሞ ያንተ ደንበኛ ይሆናሉ ማለት ነው። ያንን አገልግሎት ሲፈልጉ ከሌሎች ወደተሻለ አንተን መጀመሪያ ያንተን መጀመሪያ ፍላጎት ይሆናሉ ማለት ነው። ያንተን መጀመሪያ ይፈልጋሉ ማነው? ያንተን አገልግሎት እና ከደንበኞቼ ጋር አዎ እሰራለሁ ማለት ነው

የተበላሸ ነገር ማስተካከል ትችላለህ? አዎ የተበላሸ ነገር እናስተካክላለን ለምሳሌ በልጅነታችን ምናምን ከቤት ሬድዮ ሲበላሽ ምናምን እናስተካክላለን የተበጠሰ ነገር ካለ እናስተካክላለን እንደገና ደግሞ ነገሮች ብዙ ነገሮች ይበላሻሉ መቼም አንድ ነገር ሲበላሽ አዲስ እቃ አንገዛም በምትኩ ስለዚህ እናስተካክላቸዋለን ማለት ነው ለምሳሌ አልጋዎች ወይም ሌሎች ነገሮች ሲሰበሩ እንጠግናቸዋለን በተለያየ መንገድ በዘመናዊም ሊሆን ይችላል በባህላዊም ሊሆን ሊሆን ይችላል ለዚህ ኤሌክትሮኒክሶች ዘመናዊ መሳሪያዎች ሲበላሹ ባህላዊዎች ለምሳሌ እንደ ሸክላ ምናምን ሲሰበር በጭቃ ልናስተካክላቸው እንችላለን ማለት ነው እና ብዙዎች ነገሮች ቢበላሹ የሚስተካከሉ ነገሮች ናቸው እና እኔ ደግሞ የተበላሹ ነገር አስተካክላለሁ ማለት ነው ወይም እችላለሁ ማስተካከል ይችላለሁ ሁሉንም በሚባል የተወሰኑን ነገር ማስተካከል እችላለሁ ማለት ነው

ምን ያህል ጊዜ መጽሐፍ ታነባለህ? የሚለው እኔ የዩንቭርስት ተማሪ ነኝ ብዙን ጊዜ ለትምህርት የሚረዱኝ መጽሐፎችን አነባለሁ። ኦሬዲ ስራዬ ነው ተማሪ ነኝ በቀን ቢያንስ ሶስት ሰዓት ሁለት ሰዓት ላነብ እችላል። እንደገና ደግሞ ለመዝናናል ልቦለዶችን ምናምን ቢያንስ በቀን አንድ ሰዓት ሁለት ሰዓት ሊያነብ እችላል ማለት ነው። እና መጽሐፍ ማንበብ አእምሮን አስተሳሰብን ስለሚያሰፋ አነባለሁ ማለት ነው። እና ቢያንስ ለተወሰነ ጊዜ አነባለሁ ይጠቅመኛል ብዬ ስለማስብ አነባለሁ ማለት ነው

በስልክ ገንዘብ ትልካለህ አዎ እልካለሁ ሞባይል ባንኪንግ እጠቀማለሁ በንግድ ባንክ አማካኝነት ማለት ነው እና ከጓደኛችን ምናምን እንጠቀማለን ብዙ መተግበሪያወች አሉ ለምሳሌ እንደ ቴሌብር አይነት ኢትዮ ቴሌኮም የሚያስተዳድረው አለ። ሞባይል ባንኪንግ አለ ባንክ የሚያስተዳድረው የተለያዩ ባንኮችም። ሞባይል ባንኪንግ አላቸው እና በስልካችን እንልካለን ማለት ነው። ይሄም ደግሞ ህይወትን ስለሚያቀልልን ነው ማለት ነው። እና እልካለሁ ማለት ነው